አቧራ ብዙ እንግዲህ ችግር ይፈጥርብኛል ምክንያቱም አቧራ ለአይንና ለተለያዩ ለጤናዎች ችግር ስለሚያመጣ። አቧራ ችግር ይፈጥርብኛል። ደግሞ አይኔን ስለሚያመኝ። አቧ ራ ችግር ይፈጥርብኛል። እና ወደ አቧራ አካባቢ ብዙም ባልጠጋ ደስተኛውን ሆናለሁ። አቧራ አይኔ ላይ ሽችግር ስለሚፈጥርብኝ።

ባህላችን ሰርግ የሚከናወነው። በመጀመሪያ ወደ ሴቷ ቤት። ሙሽራ ይላክና ማነው ሽማግሌ ይላክና ሰርገኛው። ጋብቻ ይጠይቃል ከዛ ቤተሰቦች ከተስማሙ ልጅቷ ደሞ ከተስማማች። ሰርግ ቀን ይወሰንና ሰርጉ ይደገሳል ማለት ነው እንደዚህ ነው። የምለው

ስጦታ መስጠት በጣም እወዳለሁ። በተለይ ደግሞ ጥሩ እና የሚያምር ስጦታ እና በተለይ በጣም የምወደውና ቦታ ለምሰጠው ሰው። የተለያዩ ስጦታዎችን መስጠት እወዳለሁ። እና ባገኘሁት አጋጣሚ ሁሉ ለዛ ሰው ወይም ለዛ ሰው ስጦታ መስጠት በጣም ደስ ይለኛል ማለት ነው

ልብስ ብዙም የማጠብ ልምዱ የለኝም ግን አልፎ አልፎ በሳምንት ቢያንስ አንድ ጊዜ ወይም ሁለት ጊዜ ላጥብ እችላለሁ ያው የሚያጥብልኝ ሰው ካላገኘሁ ማለት ነው። ግን ከዛ ውጪ አብዛኛውን ጊዜ የሚያጥብልኝ ሌላ ሰው ነው። እና እኔ የማጠብም ልምድም የለኝም። አልፎ አልፎ በሳምንት አንዴ ወይ ሁለት ጊዜ የማተጠብ ልምዱ አለኝ